ማልወዳቸው የወተት ተዋጽኦዎች አሉ ለምሳሌ እርጉ አይመቸኝም። ለምን እንደው አላውቅም በተፈጥሮዬ እርጎ ሳይ እናደዳለሁ እርጎ አልወድም ምክንያቱም ከልጅነት ጀምሮ እናቴም አትወድም አንዳንዴ ምን ያደርጋል መሰለህ? ቤተሰብ የማይወደውን ነገር ልጆች ይወዳሉ ብሎ ስለማያስቡ ቤት ውስጥ እቃው ስለማያገባ አያስሞክሩንም። እዛ ምክንያት ይመስለኛል ነው እንጂ ከጓደኞቼ አሁን አምስት ስድስት ጓደኞች አሉ ከጓደኞቻችን ብቻ ተለይቼ እርጉም አልጠጣሁ እኔና እኔ ብቻ ነኝ። በፍሌቨር አለ በኢንጆሪ ፍሌቨር አለ በሙዝ ፍሌቨር አለ በተለያዩ ብዙ ፍሌቨሮች አሉ። በእነሱንም በቀምስ ምንም ሊጥመኝ ያልቻለው ነገር የወተት ተዋጽኦ አርጎ ብቻ የወተት ተዋጽኦ ብቻ ነገሮች አሉ ለምሳሌ ቅቤ ይመቸኛል። ወተት ይመቸኛል በቃ ከወተት የሚወጡ ነገሮች በሙሉ ይመቹኛል። እርጎ ግን ለምን እንደሆነ አላውቅም ምን ተፈጥሮብኝ ሰውነቴ ላይ ምን አይነት ኢፌክት አምጥቶብኝ እንደሆነ አላውቅም ላቅ አልቻልኩም። ወተትም መውደድ እርጎም መውደድ አልቻልኩም

አዎ ጥፍሮቼን አስተካክላለሁ ጥፍሬንም እቆርጣለሁ። ይሄ ብሂል ደግሞ ከልጅነቴ ጀምሮ ነው የመጣው። ከልጅነቴ ጀምሮ ቤተሰቦቼ ጥፍሬን እያስተካከሉልኝ በስነ ስርዓት ያሳድጉልኝ ነበር። ትምህርት ቤትም አንዳንዴ ቤተሰብ ረስተው አንዳንዴ ያድግ የለ የተሰበ ጊዜ ያጣል። የመመልከት እጥል ሲያጣ ትምህርት ቤት። ትምህርት ቤት ከመጀመራችን በፊት ጠዋት በኩል የኢትዮጵያ ብሄራዊ መዝሙር ከመዘምሩ በፊት የሁሉም ተማሪዎች ጥፍር ይታያል ምክንያቱም ህፃናቶች ነን እርስ በራስ እንቦጫጨራለን። ጉዳትም ከሚደርስ አይነት ነገር እንደ አንዳንድ አስተማሪዎቻችን ጥፍራችንን ያዩ ነበር። ጥፍራችንን ያዩና ትንሽ አደግ አይነት ምትል ሲኖር እቤት ይነግሩናል ሄዳችሁ ተቆርጣችሁ ኑ ነገ እንባላለን። ያ ነገር ከልጅ ከልጅነቴ ጀምሮ እኔ እንኳን ተቆርጬ ብመጣ ጓደኞቼን ሳይ እነሱም ስለሚነገራቸው ስለምንሰማ። ጭንቅላታችን ላይ ምን ይፈጥራል በቃ ጥፍራችንን ማሳደግ እንደሌለብን ምክንያቱም ውስጡ ቆሻሻዎች ይይዛል። ምግብ ስንበላ አብሯችን ሊበላ ይችላል። ምግብ ምግባችን ውስጥ ደግሞ ምግብ ስንበላ። ምግብ ውስጥ የሚገኘው ንጥረ ነገሮችን ብቻ ሳይሆን ወጦችን እጀራዎችን እዚህ ጥፍራችን ውስጥ ይቀመጡና ሆዳችንን ለሚያም ባክቴሪያ ሊያጋልጡን ይችላሉ። እሱን ነገር ከልጅነታችን ጀምሮ ስለተማረ ጥፍራችንን አናሳድግም። ጥፍራችን በንጽህና በስትክክል በጥፍር መቁረጃ እንቆርጣለን የእጃችንንም የእግሮቻችንንም ማለት ነው። እንደዚህ በመደረጋችን ከጤናችን ከበሽታ ድነናል።

ብዙ የምወዳቸው ቁጥሮች አሉ ማለት ከገድና ከእድል ጋር የሚሄዱ ቁጥሮች ማለት ነው። ብዙ ጊዜ እኔ በትምህርት ቤትም ሲሆን ከትምህርት ቤትም ወጥቼ ሲሆን በስልክ ቁጥሮቼም ይሁን የምወደውም ተጫዋች ሲሆን የማይለቀኝ ቁጥር አለ ብዙጊዜ የሚከተነኝ ቁጥር ማለት ያ ቁጥር ሰባት ቁጥር ነው። ሰባት ቁጥር ብዙ ጊዜ ትምህርት ቤት ስሄድ ለምሳሌ ትምህርት ቤት ተራ ቁጥር አለና ተማሪዎች የምንጠራበት እነዛ ቁጥሮች ሃያ ሰባት ቁጥር ብዙ ጊዜ ሃያ ሰባት ሆኜ ኖሬያለሁ። ከክላስ ክላስ ከክላስ ክላስ ከክላስ ክላስ ስቀይር ስሜ አልፋቤቲካል ኤም ሙሴ ስለሆነ በእንግሊዘኛ ብዙ ጊዜ እንደዛ ነው የምደርሰው እና ከልጅነቴ ጀምሮ አንዴ ሰባት ሰው በአማርኛ ሰባት ስሆን በእንግሊዘኛ ሲሆን ሃያ ሰባት ስሆን የምወደው ተጫዋች ቁጥሩም የሚለብሰው ቁጥር ሰባት ቁጥር ነው። ሰባት ለኔ የሆነ የተለየ ገድ አላት ብዬ ማሰብ እችላለሁ

ቤቴን ብዙ ይሄን ያህል ቶሎ የሚቆሽሽ ቤት አይነት ነገር ስላልሆነ በቀን ሁለት ጊዜ ላአጸዳ እችላለሁ ምክንያቱም ቤቱን ማጽዳት ከውበት ጋር ስለሚገናኝ ማለት ነው። ቤቶቻችን ቶሎ ቶሎ ማጽዳት አለብን። የኔ ቤት ይሄን ያህል ሰው የሚበዛበት ቤት ስላልሆነ በቀን ሁለት ጊዜ ማጽዳቱ ተገቢ ነው ብዬ አስባለሁ ምክንያቱም ብዙ ቆሻሻዎች የሉም። ብዙ ቆሻሻ ትልቅ ሊኖሩኝ የሚችለው ምግብ ስሰራ የሚገኙ ተረፈ ምርቶች የምግብ ለምሳሌ ማለት ነው። ሽንኩርት የቲማቲም ልጣጮች ሽንኩርት ልጣጮች የተለያዩ የፓስታ ላስቲኮች ፌስታሎች የዳቦና የምግብ ፍርፋሪዎች ናቸው። እነሱን ደግሞ ቢያንስ ምግብ ከሰራው በኋላ ቶሎ ቶሎ ስለማጸዳ። ቢያንስ በቀን ሁለቴና ከዛ በላይ ላጸዳ እችላለሁ። ምክንያቱም ቤቴ እንግዳ ሲመጣ ንጹህ ሆኖ መታየት ስላለበት ለኔም ላይኔም ለውስጤም ቤቴን ንጹህ ሆኖ ሲታይ። ለኔ ጥሩ ስሜት ሊሰማኝ ስለሚችል። እኔ ብዙ ጊዜ እቤቴን ቢያንስ በሁለቴ ሁለቴ ላጸዳ እችላለሁ በቀን

በአሁኑ ሰዓት በጣም ብዙ የምጠቀማቸው የመተግበሪያ አይነቶች አሉ። ለምሳሌ ቴሌግራም እጠቀማለሁ ቲውተር እጠቀማለሁ ቲክቶክ እጠቀማለሁ ፌስቡክ እጠቀማለሁ። ዋትሳፕም እንዲሁ ይጠቀማል ግን ሁሉም የየራሱ አይነት የፍጥነትና የጓደኞች ያሉበት ቦታ ላይ ነኝ አለኝ። ብዙ ጊዜ አሁን ከፍቅረኛዬ ጋር ብዙ ቴክስት የምንላላከው በኖርማል ቴክስት ማለት ነው በቁጥር የምንላከው ቴክስት ነው። ከጓደኞቼ ጋር ቴክስት የምንላላክበት በቴሌግራም ነው ምክንያቱም ፈጣን ነው ቮይስም ለመላክ ፈጣን ነው ምንም ነገር ለማድረግ የቴሌግራም መተግባሪያ በጣም ፈጣን ነው። ከሌሎቹ እንደ እኔ ማለት ነው ለ በፌስቡክ እና ፌስቡክ ላይ አሁን ጓደኞቼም ብዙም አናወራም አውርተንም አናውቅም። መልእክትም ብዙ አናላልክበትም። ቲክቶክ ላይ ግን ብዙ ጊዜ ቪዲዮዎችን እንላላካለን እሱ ያሳቀውን እኔ እንዲህ አሳቀኝ እኔ አሳቀኝም ቪዲዮ እሱ እንዲያው እሱ ሳያየው ያመለጡ ቪዲዮዎች ካሉ እሱ አይቶት እንዲዝናና። እኔም ትምህርት የወሰድኩባቸውን ትምህርት ቪዲዮዎች እነሱ እያዩ ትምህርት እንዲወስዱ የምናውቃቸው ሰዎች ሲኖሩ በሱ እንላላካለን። በቲክቶክ ግን በአብዛኛው እኔም ሆነ ብዙ ሰውም ቢስማማበት የመልእክት መላላኪያ ዘዴ ምርጥ የሆኑ ምስጥር መላላኪያ ዘዴ ቴሌግራም ነው ብለን እናምናለን አለም ቴሌግራም በጣም ፈጣን ነው። በሚሊ ሰከንድ ነው ድምጽ መላክ የሚቻለው። ባለን የዳታ መጠን የፈለግነው አይነት መልእክት መላክን ልጅ አለ ለምንፈልገው አለም አቀፍ ቦታ ድረስ ማለት ነው

አዎ ይቅርታ መጠየቅ ቀላል ነው ብዬ አስባለሁ። ይቅርታውን የሚቀበለው ሰው ነው ከባድ የሚሆንበት የተሰራበት ጥፋት ልዩነት ሰው ጋር ትልቅ ልዩነት ሊያመጣ ይችላል። ምክንያቱም እኔ ብዙ ጊዜ ጥፋት አድራጊ ሊረሳ ይችላል ጥፋት የተደረገበት ሰው ግን መቼም አይረሳውም። ይቅርታ ለማለት ቀላል ነው ይቅርታን መቀበል ግን በጣም ከባድ ነው። ሰው ምን አርጎልኝ ሊሆን ይችላል በጣም ለህይወት ለሞት ለደረጃ የሚያደርስ ጥፋት አድርሶን ይቅርታ ማለት ለባዩ ለሚለው ሰውዬ ቀላል ነው። ለተደረገለት ለሚሆንበት ሰው ግን ከባድ ነው። ማለት መልስ ይቅርታ ያስባለው ጉዳይ ለምሳሌ የኔ ህይወት ሊገለኝ በአጋጣሚ የነበረ ሰውዬ ይቅርታ ቢለኝ ለሱ ምንም ጥቅም የለውም ያልፋል ይረሰዋል። እኔ ግን ሙቼ ሊሆን ይችል ነበረ። ይቅርታ አባባሉ ጥሩ ላይሆን ይችላል ብዙ ሰው ከልቡ መሆኑን ላናውቅ እንችላለን። ይቅርታ አባባሉ አንዳንድ ሰው ላይ ለይስሙላ ብቻ ከላይ ከላይ ለመታየት ይቅርታ የሚጠይቅ ሰው ስላለ ይቅርታ ማለት ቀላል ይመስለኛል እንደ እኔም ይቅርታ ማለት ቀላል ነው። ግን ከባዱ የሚሆነው ይቅርታው የሚቀበለው ሰውዬ ነው።

አሁን በምኖርበት አካባቢ ለትንኝ መረብ መጠቀም ጥቅም የሌላቸው ነገሮች ስለሆኑ እነሱን አልጠቀምም። ምንም የምትጠቀመው ነገር የለም? ምክንያቱም እኛ ከተማን ያለነው ከተማን ይልትልኝ ሊሰጡ የሚችሉ ሀገሮች የሉም። የትንንሽ መረብ ኢትዮጵያ ውስጥ አሁን በአዲስ አበባ ውስጥ አንጠቀምም ምክንያቱም ከተማ ነው። ትንንሽ ሊፈጥሩ የሚችሉ ማንኛውንም ቀዳዳዎችን ስለምናጠፋ ወሆችን ስለምናፋስስ ድንኛ አይፈጠርም። እንደዚህ አይነት ነገሮች የሚከሰቱት ከአዲስ አበባ ወጣ ባሉ አጉራት ላይ እንጠቀማለን። ለምሳሌ አሁን ዲላ ላይ የኔ ወንድም ዲላ ስለሚኖር እዛ አካባቢ ላይ ለ ለሚፈጥሩት ትንኞች ለመከላከል የምትሰለውን የውባ ትንኞች አሉ ወባ ማለት በሽታ ማላሪያ የምታስተላልፍ በሽታ ናት። እሷን ለመከላከል የወፋ ጎበር ይጠቀማሉ ያና ጎበር በሽታ ለመከላከል ምን ያደርጋሉ? ያና ጎበር አልጋቸው ላይ ሲተኙ ትንንሽ መረብ ዘርግተው ያቺ ትንንሽ በሽታ እንዳታስተላልፋቸው ከባድ በሽታነትን እንዳታስተላልፍባቸው እሱን መረብ ይጠቀማሉ ማለት ነው

ኧረ ይሄ እንትን እማያሻማ ጥያቄ ነው። ጥላ ነው እምመርጠው ፀሀይ የፀሀይ ሰው አይደለሁም። ፀሀይ ሰውነቴ ላይ ብዙ እከክ ስለሚፈጥርብኝ አላርጂክም ስለሚኖርብኝ ፀሀይ አልወድም። ሁላ ብዙ ፕሮግራሞቼን ሳረግ ቀጠሮ ሲኖረኝ። ፀሀይ ከበረደ በኋላ በጥላው ጊዜ ነው ፀሀይዋ መሃል ላይ በምትመርበት ሰዓት ላይ አላደርግም። ምክንያቱም ብዙ ነገር ነው ፀሀይ እሚያከብድብን ህይወታችንን ጊዜያችንን ስራችንን ቀኑን ሙሉ አንዴ ከባድ ፀሀይ መታን ማለት ቀኑን ሙሉ ነው ቀኑን እሚረዝምብን። እንቅልፍ እንቅልፍ ያላል የድካም ስሜት ውስጥ እንድንገባ ያደርገናል ያ ነገር ማለት ነው። ስለዚህ እኔ ከፀሀይ ይልቅ በጣም እምመርጠው ጥላ ቦታ ነው። ብዙ ሰውም እሚመርጠው ይመስለኛል እንደዛ

ቁጥሩን በስተክል መናገር ባልችልም ግን ይሄ ከፍተኛ የሆነ ፀሀይ ሙቀት የሌለበት ከፍተኛ ቅዝቃዜ የሌለበት መካከለኛ የሚባሉ የፀሀይ የፀሀይ ሙቀት መጠን ያለበት ቦታ ቢሆን እመርጣለሁ። ምክንያቱም ለሰውነቴ ተስማሚ እሱ ነው ለሁሉን ነገር ተስማሚ እሱ ነው። ቅድም እንደነገርኩህም ከሙቀት ይልቅ ጥላ ያለበት ቦታ ስለምመርጥ አሁን የትክክለኛ የሰው ሙቀት ሰባት ወይ አስራ ስምንት እስከ ሃያ አካባቢ የሙቀት መጠን ቢኖሩ ደስ ይለኛል። ምክንያቱም ሰውነታችን ከፍተኛ ሙቀት ባገኘው ቁጥር የ አዲስ ስራዎችን ለመስራት መሰላቸት ድካም ድካም ስሜት ውስጥ ሊከትን ስለሚችል። እኔ ደግሞ የስራ ሰው ነኝ እኔ ብዙ ጊዜ ስራዎች ብስራ ነው የማሳልፉ ሰዎችን ላገኙ እወጣለሁ። ብዙ ነገር ስለማደርግ እነዛን ነገሮች ለማድረግ መካከለኛ የሚባል አይነት የሙቀት መጠን ቢሆን እመርጣለሁ

የለኝም ቅጽል ስም በአሁኑ ሰዓት የለኝም ምክንያቱም ከልጅነቴ ጀምሮ። ወይ ስሜም ለማንቆላመጥ እማይመች ስም ነው ያለኝ ኖርማል ነው። ማለት ስሜ ሙሴ ነው ከልጅነቴ የጀመሮ። ብዙ ጓደኞቼ ለማቆላመጥ ሞክረዋል ለማረግ ሞክረዋል ግን ምንም ሊሆን አልቻለም። ስሜ ማለት ነው

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ። የቡና ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዛ እንፈጨዋለን። ጀበና ውስጥ እናፈለዋለን ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት የእረፍት ጊዜ ማግኘት ነው። የቡና ሽታ ቤቱን ሁሉ ይሞላል። ይሄን ጊዜ በጣም እወዳለሁ ቡና ያለበት ቀን ጥሩ ቀን ነው። ይሄ የእለት ተእለት ልምድ ነው

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስቷል። መክፈቱ ረጅም ጊዜ ይወስዳል መተግበሬዎች ይቀዘቅዛሉ። በእርግጥ አስጨንቋል። መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ። ይህ አልረዳም። አሁን የቴክኒክ ሪጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል። ወይም የአሮጌ እድሜ ምልክት። ይህ ኮምፒውተር ለአምስት አመታት ነበረኝ። ይህ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነን። ሲሰራ ስንጠብቀው ምን ያህል? እንደምንጠቀም እንረዳለን

በበጋ ወቅት ሙቀቱ በጣም አስቸጋሪ ስለሆነ ሀገራችን ላይ ብዙ ጊዜ ጠራራ ፀሀይ ሌላ ላለመውጣት እንሞክራለን። ጉዳዮች ቀጠሮዎች ግለሉ ካሉን ፀሀዩ በረድ የሚልበት ወይም ወደ ማታው ክፍለ ጊዜ እንድንገናኝ እናደርጋለን። ወይም ጠዋት እስከ አራት ሰዓት አካባቢ ፀሀይ ሳትጠነክር ጉዳዮቻችንን ለመጨረስ እንሞክራለን በጧቱ ክፍለ ጊዜ ማለት ነው። ልብስ ለአልባሳት ደግሞ ብዙ ጊዜ ቁምጣ እናዘወትራለን። ከላይ ደግሞ ከፍተኛ ሙቀት የማይሰጡ ኮተን ያልሆኑ ላይንን የሆኑ ልብሶችን እንለብሳለን። ምክንያቱም ሙቀት ልክ ሲመጣ ኮተን ሲሆን ውስጣቸውን ያለውንም ላብና ውስጣችን ያለውን ሙቀት አፍነው ሲይዙ አይመቹም። ሙቀት ሰው ያፍናሉና ላብ በላብ እንደው ነው ስራ እንዲደክምን። ፀሀይዋን እንዲበራ ታብን ያደርጋሉ በዛ ሰዓት ጉርድ የሆኑ ሹራቦችን አንገታቸው ክፍት የሆነ ሸሚዝ መሃል ላይ ደረታችንን ከፈት አርገን እንድንሄድ አይነት የሚረዱ ጉርድ ሸሚዞችን እያደረግን እንውላለን። በጋውን ጊዜ እንደዚህ ቢያደርግን እንወጣለን።

አዎ ብዙ ነገሮቼ በስነ ስርዓት በተሰድሮ ይቀመጣሉ ልብሶቼም ቤተሰቦቼ ከልጅነቴ ጀምሮ በስትክክል እንዳስቀምጥ ስለረዱኝ እቤቶች ላይም ልብሴን ሳስቀምጥ በሰነ ስርዓት ነው። ቁም ሳጥኔን አሁን ከፍተህ ብታየው እያንዳንዱ እቃዎች በስነ ስርዓት በስነ ስርዓት ተሰድረው ማየት ትችላለህ። ማታም ስገባ ልብሴን ሳስቀምጥ አጣጥፌ ነው የማስቀምጠው። ጠዋትም ቁርስ ጠዋት በቁርስ ሰዓት ልብስ ስቀይር ልብሱም ስቀይር አዲስ የምቀይራቸው ልብሶች በስትትክክል አድርጌ ተኩሼ ነው አስተካክዬ የምወጣው ልብሶቼ ጫማዎቼ የምግብ መመገቢያዎቼ ቤት ውስጥ ያሉት እያንዳንዱ እቃዎች በስነ ስርዓት ነው የሚልምዱት። ምክንያቱም ያ ነገር የመጣው ከልጅነቴ ጀጀምሮ ማስተካከል ምን እንደሆነ እንዴት ማስተካከል እንዳለብኝ ቤተሰቦቼ እያገዙኝ እየረዱኝ እየተነቀቁኝ እያስተነቀቁኝ ስለመጣው ያ ነገር ከልጅነቴ ጀምሮ አድርጎ እስካሁን ትልቅ እስከምሆን ሰዓት ድረስ። ሁሉን ነገር በስርዓት እንድመራ እያገዘኝ ነው የሚገኘው።

አዎ ማካፈል እወዳለሁ። እንደኛ ሀገር ባህል መሰረት ምግብ ሲበላ ብቻ አይበላም። አካባቢ ካለ ሰው ጋር እንብላ ኑ ብሉ ላጉርሰህ የሚባል ብሄል ስላለ። እኔም ምግብ ሳልይዝ ብመጣ ሌላ ሰው እበላ ካለ እንብላ የሚል ንግግር አለ እንብላ ላጎርሰህ ጉረስ። እሱ ነገር ስላለ ምግብ ማካፈል በባህል እራሱ ሲወርድ ሲዋረድ የመጣ ነገር ነው። እሱን ደግሞ እንጠቀምበታለን ለብዙ ነገር እንደ ባህል ብዙ የውጭ ቱሪስቶች ሲመጡ የሚያዩት ነገር እኛ ሀገር ብዙ አብዛኛው አውሮፓ ሀገር ምግብ ሲበሉ። ግላዊነት ነገር ያጠቃቸዋል እኛ ጋር ግን ምግብም ስበላ በትሪ ለአምስት ለስድስት ሆነን ነው የምንበላው እሱ ብዙ አይነት መስተጋብሮችን ይፈጥራል። ከሰዎች ጋር መተዋወቅ ከሰዎች ጋር መግባባቴ ላይ ወሬዎችን ማውራት ከሰዎች ጋር ያለኝን ግንኙነት ለማጠንከር አብሮ ምግብ መመገብ። ከፍ ያደርገዋል የሚል ንግግር ስላለ እኛም እንደዛ እንጠቀማለን። እንደ በዓላችን መሰረት እና በተሰበሰበንም በትርዬ እየበላን መጎራረስን እናዘወትራለን

አዎ ደስ ይለኛል ብዙ ናቸው አንዱን ከአንዱ ብዬ ለማስበልጥ ግራ ይገባኛል። ወደ ስድስት ጓደኞች አሉኝ ከልጅነቴ ጀምሮ የማውቃቸው ጓደኞች ሁሉም ለኔ ጥሩ አሳቢዎች ለኔ ሁሉም ተግባቢዎች እና ሁሉም በእድሜ የኔ ታናሾች ናቸው። ብዙ ነገር ከእኔ ነው የሚጠብቁት ምክርም ጠበቃም ብዙ ነገሮች መቆጣትም ቢሆን እኔን ነው የሚሰሙት ምሳሌ አንድ ጓደኛ አለኝ ሚኪ የሚባል ሚኪ ማለት ፋርማ ሲስትነው ከእኔ ጋር ሁለት ሶስት ስራ አብረን ሰርተናል በደመወዝ ክፍያ የሰራናችው ስራዎች አሉን። እኛ ቤት መጥቶ እንደ ወንድም ነው ቁርስ ምሳ እራት እኛ ጋር ነው ሁሉ ነገሩ እኛ ጋር ነው እንደ ልጅ ነው የሚላክን እኛ ቤት እየመጣ በቃ እኛ ቤት እንጂ የኔ ጓደኛ ብቻ ሳይሆን ለእናቴም እንደ ልጇ ነው የምታየው ጠዋት ቁርስ ሲበላ ይደወልለት ይባላል ተጠርቶ ይመጣል እሱኛው ጓደኛዬ ሚኪ ይባላል። ሌላ ደግሞ ሌላም ብዙ ጓደኞች አሉኝ ከእነሱ መካከል ደግሞ አኪ ይባላል። በጣም ተጫዋች ቀላጅ ከበቁመት የሚበልጠኝ ረጅም በተ በእድሜ ግን የሚያንሰኝ ጓደኛ አለኝ እሱ ጓደኛዬ ደግሞ ቴሌቪዥን መንቴናንስ ላይ በጣም ይሰራል ተጫዋች ነው ቀልደኛ ነው ግሩፓችን ውስጥ ለሳቅ የሚፈጥረው እሱ ነው። ሌላኛው ጓደኛዬ ደግሞ ኤፍሬም የሚባል ጓደኛ አለኝ ኤፍሬም ማለት የቤተክርስቲያን ሰው ነው ትሁት ነው ታጋሽ ነው ፀጉሩ ላይ በልጅነቱ ነጣ ነጣ ብሎ በልጅነቱ ሸበትክ ከምንለው ጓደኛችን መካከል አንዱን ኤፍሬም ይባላል። ትምህርት ቤት አብረን ተምረናል እድሜ እኩያ ነው። ትምህርት ቤት አብረን ተምረናል ዘጠነኛ ክፍል አስረኛ ክፍል አብረን አንድ ወንበር ላይ ተቀምጠን አሳልፈናል። አስራ ሁለተኛ ክፍል ስንደርስ መንግስት ብሄራዊ ፈተና ሲፈትን እኔ ማለፍ አልቻልኩም እሱ አልፎ። አክሱም ዩኒቨርሲቲ ተምሮ መጥቶ አሁን አሪፍ ስራ እየሰራ ይገኛል መጥቶ ማለት ነው። ሌላኛው ጓደኛዬ ደግሞ እስክንድር የሚባል ጓደኛ አለን እስክንድር ማለት ከቅርብ የሆነ ከአስር አመት ምናምን ይሆናል ከተዋወቅን ከእሱ ጋር ብዙ ነገሮችን አሳልፈናል በጣም ግልፍተኛ ነው። እኛ ጓደኝ በ ያለን ጓደኝነት ላይ ጠብ ቢፈጠር ሊያስመታን የሚችለው ጓደኛችን እሱና እሱ ነው ብዙ ጊዜ ትዕግስት የለውም እሱ ጓደኛችን ማለት ነው። እና እሱንም ያሻሽላል እኛም አብረን ስለሆንን በጣም ሳቅ ተጫዋች ጓደኞች ነው ያሉኝ በትንሹ ነው የነገርኩህ ካሉኝ ጓደኞች መካከል ማለት ነው።

እምጠላው የዳቦ አይነት የለም። ግን ኢትዮጵያ ውስጥ ብዙ አይነት የዳቦ አገጋገሮች አሉ። የስንዴ ዳቦ አለ ገብስ ዳቦ አለ የብዙ አይነት ዳቦዎች አሉ ታፋች ኩኪስ ዳቦዎች አሉ። እኔ ሁሉንም እወዳለው የማልወደውም የዳቦ አይነት እንዳለሁ ማለት ነው። ብዙ ጊዜ ዳቦዎች ከስንዴ ነው የሚሰሩት። ሀገራችን ኢትዮጵያ ከውጪ ስንዴ ታስገባለች እና አንዳንዴ በሚገቡት ስንዴዎች እኛ ሀገር እንዳይበቅሉ ስለሚያረጓቸው አለ አንዳንድ ሀገሮች ምን ያረጋሉ እነዛን ስንዴ ይቅቅሏቸውና እዚህ ሀገር ምንም ብንዘራቸው ከተቀቀሉ አይበቅሉም። ማይበቅሉ አይነት ነገር ከሆነ እነሱን ስንዴዎች ሲጋገሩ ሲበኩሌት ይሆናሉ። እነሱን አንዴ በልቼ ዳቦ ሙሉ እንዲያስጠላኝ ሆኖ ተፈጥሯል በዛ ምክንያት ማለት ነው። አሁን የገብስ ዳቦ እወዳለው ጣፋች ኩኪሶችን ደግሞ የዳቦ አይነት ዳቦ እንደ ኬክ አይነት የሚጋገሩ ዳቦዎች አሉ እነሱንም በጣም እጅግ አድርጌ እወዳለሁ።

አዎ ታሪክ መውደድ መናገር በጣም ነው የምወደው ጓደኞቼ ይሰሙኛል ታሪክ ስናገርም ጎበዝ ተናጋሪ እንደሆንኩ ነው የማውቀው ታሪክ በመናገር በጣም ነው ደስ የሚለኝ። በትምህርት ላይም እያለሁ የታሪክ ትምህርት በጣም የሚመቸኝ ነበረ በጣም አትኩሬ የምሰማው ትምህርት ነበር ከትምህርቶቼም ውጤት በላይ ትልቁ ውጤቴ ይሄ ታሪክ ትምህርት ነበር። በብዛት ይሄ የአውሮፓ ታሪኮች የግሪክ ታሪኮች በጣም ያዝናኑኛል በጣም ማለት እነዛ ታሪኮች ምድርን። እንዴት እንደለወጡት ያገዛዝ ስርዓትን እንዴት እንደለወጡ ምድር የዛሬ አንድ ሺህ አመት እንዴት ይኖሩ እንደነበረ እንዴት ሰው አኗኗር ዘይቤው እንዴት ነበረ ሰው ከሰው እንዴት ይግባባል ለመኖር። ህይወትን ለማስቀጠል ምን ያደረጉ እንደነበረ የንግድ ስርዓታቸው እንዴት እንደነበረ ያለውን ነገር በሙሉ እንድረዳ ስለሚያስችለኝ። ታሪኮችን በጣም እሰማለሁ እነዛን ታሪኮች ደግሞ ለጓደኞቼ ለቤተሰቦቼ የተለያዩ ፕላትፎርሞች ላይ እየወጣሁ ለመናገር። ያ የተማርኩት ጊዜ ይሄን ይጠቅመኛል ወይም ታሪክ መናገር ደግሞ እጅግ አድርጌ እወዳለሁ

ሞዶው ሽታ ቤተክርስቲያን ውስጥ የሚሸጥ የሚጣን ሽታ አለ እጣን ማለት ነው። እሱ ሽታ ከሌላው ሽቶች ቢይበልጥ የምወደው ሽታ ነው። እሱ ብዙ ሰው ጠይቄያለሁ እኔ ማለት እሱን ሽታ ሳሸት መንፈሴ ይረጋጋል ቤተክርስቲያን ብቻ ነው። እኛ የኦርቶዶክስ እምነት ተከተይ ስለሆንን ሽታ እዛ አካባቢ ላይ ስናሸተው የሚሸተን ሽታ ልዩ ነው በቃ የሚገርም አይነት ሽቶ አለው መንፈስ ያረጋጋል ቤተክርስቲያናችን መሆናችንን እንረዳበታለን። እዚያ አካባቢ መገኘት ደግሞ ጠራኑን አብሮ እንዲኖር ያደርገናል። ብዙ ጊዜ ያ እጣን ሲጨስ እኔ ሄጄ ራሴን ለመተጣን እሞክራለሁ ምክንያቱም መንፈሴን ያረጋጋልኛል ብዬ ስለማስብ። ያን ጥያቄ ደግሞ እኔ እኔ ጋር ብቻ ነው? ወይ ብዬ ብዙ ጓደኞቼ ጠይቄያለሁ እነሱም ያን ጠረን ያን ሽታ ከእኔ በላይ እንዴት እንደሚወዱት ይነግሩኛል። ከየት እጣኑ እንዴት ነው የሚመጣ? ከዛፍ ቅር ቅረፊቶች ሲቆረጡ ከሚወጣቸው ቅርፊቶች ከእነሱ የተወሰደ ነው የሚጨሰው ያ ነገር ቤተክርስቲያን ላይ ብቻ ያለ እጣን ነው። ሌላ ቦታ ብዙ ጊዜ አናገኘውም። ብዙ ጊዜ ከጓደኞቼ ጋር በደህንነት ጉዳይ ብዙ ጊዜ አውርተናል።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

አዎ እኛ ምንንኖርበት አካባቢ ላይ ልብስ ማጠቢያ ማሽን ሊገኝ ስለማይችል ልብሶቻችንን ሙላ ልናጥብ የምንችለው በእጆቻችን ነው። ከልጅነቴ ጀምሮ እኛ ቤት ልብሳችን እጅን ነው የምናጥበው ግን አብዛኛው እጅ የማይታጠቡ ልብሶች አሉ እንደ ሱፍ አይነት በጣም ዘመናዊ የሆኑ ልብሶች ሲኖሩን። ከ ትንሽ ካካበችን ራቅ ባለ በብር በገንዘብ ልብስ ማጠቢያ ማሽኖች አሉ ማሽን ማለት ነው እነዛ ማሽን እንዲያጥቡ በብር ከፍለን የምናሳጥባቸው ልብሶች አሉ። እንደዛ የምናጥቡ ግን ልብሱ በእጅ መታጠብ ስለሌለባቸው በማሽን ብቻ መሆን ስላለባቸው እነዛን በማሽን እምናሳጥበው ነው እንጂ ሁሉንም ነገር በእጃችን ብናጥብ ውጪ ባናወጣ ደስ ይለናል። ግን የልብስ ኳሊቲ መጠኑ እንዳይወርድ እንዳያጣ በውድ የገዛነው ልብስ መጠቀም እንዳንችል አይነት እንዳይቀርብን በማሽን ይታጠብ የሚል ማስጠንቀቂያ ያሉትን ልብሶችን በማሽን እንዲታጠቡ እናደርጋለን። አብዛኛውን ልብሶቻን ግን በሙሉ እቤት በእጆቻችን ነው የምናጥመው።

አዎ የድምጽ መልእክቶችን ውላካለው ከኖርማል ከቴክስት ውጪ የምስመላላኪያን ትኖች ብዙ ከሰው ጋር እንድንቀራረብ መልክቱን በትክክል ለ ጽሁፍ መለያ ሳይፈጠር በስተክል መናገር ስንፈልግ መደወል አንቺል ቀርተን በስልክ መደወልት አንቺል ቀርተን ድምጽ መልእክት ማስቀመጥ ትክክለኛ መረጃውን ለማድረስ እጅግ አድርጎ ይጠቅመናል። እኔም ብዙ ጊዜ ድምጽ መልእክትል አላካለሁ ከፍቅረኛው ከጓደኞቼ ጋር ለቤተሰብቼ ብዙ ጊዜ የድምጽ መልእክት አስቀምጣለሁ። ለድምጽ መልእክት ለመላላክ ደግሞ በጣም የምትጠቀሙባቸው ነገሮች። በአሁን ላይ ቴሌግራም ድምጽ መልእክት ለመላላክ በጣም ፈጣኑና ድምጽ ጥርጥር አድርጎ የሚያቀርበው መላላኪያ ቴሌግራም ነው። ከትንሽ አመታት በፊት ግን ቴሌግራምን ከመምጣቱ በፊት ብዙ ጊዜ የምንጠቀመው ዋትሳፕን ነበረ። ዋትሳፕ ግን ቴሌግራምን ከማየታችን በፊት ለእኛ አሪፍ ነበር። ቴሌግራም ግን ሲመጣ የዋትሳፕን እጥፍ እጥፍ በልጦ በመገኘቱ ሰው ሁሉ ኢትዮጵያ ውስጥ ያለው ሰው በሙሉ ከዋትሳፕ ወደ ቴሌግራም ራሱን አውሯል

አዎ እችላለሁ ቤተሰቦቼ ከልጅነት ጀምሮ ነጻነት ሲሰጡኝ ከሰዎች ጋር እንዳወራ ሰዎች በተሰበሰቡበት ቦታ እንዳወራ እድል ሲሰጡኝ ስላደኩ አሁንም ከልጅነቴም ጀምሮ የተለያዩ የግሩፕ አሳይመንት ውስጥ ሲሰጡ ክላሴን ተማሪዎቹን አንድ ለአምስት ተደርሰልን እሱ አሳይመንት ፕረዘንት አድርጉ ሲባል እኔ ሳረግ ስለከረምኩ አሁንም ወደፊትም ትላልቅ ሰዎች የተሰበሰቡበት ቦታ ላይ መናገር የሚያስቸግረኝ አይነት ሰው አይደለሁም እንደውም አሁን አምስተኛ አመት የዩኒቨርሲቲ ተማሪ ነኝና በአሁኑ አመት የመመረቂያ ጽሁፍ ሳናቀርብ አንቀርም ለሱም ለማቅረብ እኔ ገና ከወዲያውኑ በጣም ተዘጋጅቼ በርትቼ ተዘጋጅቼ በደንብ ለማቅረብ ለመዛኞቻችንም ፈተናው አሳይምቱን ለምናቀርቧቸውም ሰዎች በስተክክል መናገር የምፈልገውን ለማቅረብ ከወዲሁ ተዘጋጅቼ እገኛለሁ። ያ ነገር ደግሞ ይሄ ባህሪዬ ከሰዎች አንፃር ሳየው ሰዎች ብዙ ጊዜ በሰዎች ጋር ማውራት የሚያቅታቸው ሰዎች ናቸው። አደባባይ ላይም አውሩ ሲባሉ የሚያቅታቸው እኔ ደግሞ ከልጅነቴ ጀምሮ ሰዎች ጋር ሳወራ ሰዎች ሲያወሩኝ ስናገር በአደባባይ ላይ መናገር እንድችል አይነት አድርጌ ተፈጥሬያለሁ።

ሙዚየም የሚሄድ በጣም ያስደስተኛል። ቅድም እንደነገርኩህ ሰዎች በድሮ ህይወታቸው ምን ምን ሲሰሩ እንደከረሙ ምን ሲሰሩ እንደነበሩ የሰሯቸው ነገሮች በምን እንደነበሩ እንዴት ይጽፉ ነበረ። እንዴት እጄ ጽሁፋችን ከየት መጣ ታሪካችን ከየት መጣ? የተለያየ መሪዎቻችን ታሪኮች መሪዎቻችን ፎቶዎች የመሪዎች የሚያደርጉት ለልቧሳት መሪዎቻችን ምን ይጠቀሙ ነበረ? በዛ በፊት ጦርነት ህዝባቸውን ለማስተዳደር ህዝቦች ውስጥ ምን ይመገቡ ነበረ? የሚባለውን ነገር ለማየት ሙዚየሞች ከፍተኛ ጠቀሜታ አላቸው። የአንድ ሀገርን ታሪክ ያስቀራሉ ብሎ የሚታሰቡ ብዙ ነገሮች መካከል አንደኛው ሙዚየም ነው። ኢትዮጵያም በባህል የታደሰች ሀገር ናት የሶስት ሺህ አመት ታሪክ ያለት ሀገር ናት። ኢትዮጵያ ውስጥ ብዙ ሙዚየሞች አሉ ኢትዮጵያ ሙዚየም አለ። የአዲስ አበባ ሙዚየም አለ ዋና ከተማችን ላይ እነዛ ሙዚየሞች ላይ ብዙ ታሪኮች ማግኘት ይቻላል። ኢትዮጵያ እንዴት ነበረች? የዛሬ ሀ አመት ሰላሳ አመት ኢትዮጵያ መሪዎቿ እንዴት ነበሩ? ኢትዮጵያ ጣሊያን ያሸነፈችበት ታሪክ ጎራዴዎቹ እንዴት ነበሩ የሚለውን ብዙ ነገሮች ያስረዱናል እነዛ ነገሮች ማለት ነው። እኔም መማር እወዳለሁ።

የቪዲዮ ጥሪዎች አሁን የተለመዱ ናቸው። ከቤተሰብ ጋር ለመገናኘት ይጠቀማሉ ፊታቸውን ማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰቦች በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናሉ። ጥሩ የበይነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል። ወይም ድምፁ ማዘግየት ይኖረዋል። ግን በአጠቃላይ ይሰራል የቴክኖሎጂ ርቀቶችን ያሳንሳል። ሰዎች በእይታ ማየት ግንኙነት ያጠናክራል። ይህ የዘመናዊነት ህይወት አካል ነው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

ልብስ የማጠብበት ቀን ሁሌ ሮብ ነው ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ ያሞኛል። መሸጥ መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽቷቸው ደስ የሚል ነው ከደረኩ በኋላ እቀብላለሁ። አንዳንድ ልብሶች እለበድባለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይሄ የሳምንት ተግባር ነው። ሁሌ ማድረግ አለበት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

ለደንበኛ አቀራረብ እያዘጋጀሁ ነው በመጭው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ። መረጃ በግእዝ መቅረብ አለበት። ምስሎችና ግራፎች ያስፈልጋሉ። በድምጽ ከፋ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ ስችል የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። በአለኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ ደንበኞች በሙያ እንደምሰማራ ማየት አለባቸው። በመጨረሻም ስኬታማ ይሆናል። ተስፋ አደርጋለሁ